ኦኬ ዜና ከየት ታገኛለህ? እንግዲህ ዜና ከየት ታገኛለህ የሚለው ከተለያዩ ማህበራዊ ሚዲያዎች ለምሳሌ ከፌስቡክ ከዩቲዩብ ከጉጉል ከተለያዩ ማህበራዊ ሚዲያዎች ዜና ይገኛል። እንግዲህ ዜና ስንል የተለያዩ ዜናዎች ለምሳሌ ቤት ቴሌቪዥን የሚቀርብ አለ። በሶሻል ሚዲያ በየተለያዩ ተለያዩ የራሳችው የሆነው እንጂን ሰርች የምናደርግባቸው ዜናዎችን ፈልገን የምናገኝባቸው የተለያዩ የራሱ የሆነ ዜና የምናገኝባቸው ቦታዎች አሉ እኔም ከነዛ ነው የምጠቀመው። ለምሳሌ ዩቲዩብ ከጉግል ለምሳሌ ጉግል በየሰአቱ ምን አዲስ ነገር አለ እያልኩ የተለያዩ አለም አቀፋዊ ዜና የሚወጡት በአብዛኛው ጊዜ ጉግል ነው ጉግል ላይ ሰርች አረጋለሁ አያለሁ እንዲሁም ዩቲዩብ ቪዲዮ አያለሁ። በቃ የተለያዩ ሀገራዊ ዜናዎች አሉ እነዛን ሁሉ እከታተላለሁ ስለዚህ እንደኔ በጣም የሚመቸኝ ለዜና ጎግል ዩቲዩብ ፌስቡክ የተለያዩ እነዚህ ሶሻል ሚዲያ ወይም የምንላቸውን ነገሮች በደንብ እጠቀማለሁ እነሱንም በደንብ አድርጌ እከታተላለው ምክንያቱም ምን አዲስ ነገር አለ ዛሬ የወጣ ነገር አዲስ ምንድነው የሚለውን በደንብ